በባህላችን ሰርግ የሚከናወነው ባልና ሚስት በመጀመሪያ ደረጃ የዘመድ ቆጠራ ይደረጋል። ዝምድናው እስከ ሰባት ትውልድ ድረስ የሚደርስ መሆን አለበት። ይሄ ዝምድና ከተቆጠረ በኋላ የባል ቤተሰብ የሚስትን ቤተሰብ ሽምግልና ልኮ በሽምግልና የሚስት ቤተሰቦች መፍቀድ አለባቸው። የሚስት ቤተሰቦች የትዳሩን ዝምድናው ተቋጥሮ እሺ የሚሉ ከሆነ ከዚህ በኋላ ወደ ቀጣዩ ሂደት ይቀጥላል ማለት ነው። ከዚህ በኋላ የሰርጉ ሂደት የሚከናወነው እንግዲህ የተለያዩ ዝግጅቶች ይከናወኑበታል። ወንዱ ጥሎሽ ይሰጣል ቀሚስ፣ ወርቅ የአንገት፣ የቀለበትም እንደዚህ አይነት ግዢዎችን ይፈጽማል። ከዚያ ቀጥሎ ከዚህ በፊት የነበረው ሃይማኖታዊ ጋብቻ ስለሆነ ወደ ቤተክርስቲያን ሄደው ሁለቱም ጸሎተ ተክሊል ተፈጽሞላቸው ስጋውን ደሙን ተቀብለው አንድ አካል ይሆናሉ። አንድ ስጋ ይሆናሉ ማለት ነው።

ጥላ ወይ ፀሀይ ትመርጣለህ በጣም ጥሩ ጥያቄ ነው? እኔ በብዛት የምመርጠው ጥላን ነው። ጥላን አካባቢ የምመርጥበት የራሴ ምክንያት አለኝ። የተለያየ ጊዜ ሙቀት በጣም ስለሚጎዳና የሚመጣው የፀሀይ ሙቀት። ሰውነትንም በጣም ስለሚያዝልና ስለሚያደክም ወደ ጥላ አካባቢ ሄዶ ያንን አረፍ ማለት መልካም ነው ብዬ ስለማስብ ጥላን እመርጣለሁ

ማሸነፍ ትችላለህ? ማሸለፍ ምን ለማለት እንደታሰበ ይሄ የአማርኛ ቃል አይደለም ማሸለፍ የሚለው። ስለዚህ ለዚህም መልሱ ትክክለኛ መልስ ሊሰጥ ስለማይቻል። ማሸለፍ የሚለውን ቃል መተካት አለበት። ምናልባት ማሸነፍ የሚል ሀሳብ የያዘ ከሆነ ማሸነፍ በተለያዩ ሂደቶች። ጠንክሮ በመስራት የሚመጣ ስለሆነ ማንኛውንም ነገር ለማሸነፍ በርትቶ መስራት ጠንክሮ መስራት ጠንክሮ መማር። በገቢም በሀብትም በተለያዩ ነገሮች መጎልበትን ይጠይቃል። ስለዚህ ማሸነፍ ኑሮውንም የተለያዩ ጉዳዮችንም ሊሆን ስለሚችል ማሸነፍ ትችላለህ ለሚለው ጥያቄ መልሴ ማሸነፍ እችላለሁ። የሚል ነው።

የስራ አሰራሮችን ትከተላለህ አዎ ብዙ ጊዜ የስራ አሰራሮችን መከተልም ተገቢ ስለሆነ ነው የስራ አሰራሮች የሚባለው። ስራን ከመስራት በፊት ስለ ስራው ሂደት በደንብ ማወቅ ነው። የስራውን አሰራሩን ሂደቱን የትኛው መቅደም አለበት የትኛው መከተል አለበት። ይሄን የሚለውን የመሳሰለውን ቅደም ተከተል ሁሉ መረዳትን ይጠይቃል። ስለዚህ ስራን ከመስራታችን በፊት ስለ ስራው አሰራር ስለ ስራው ቅደም ተከተል ማወቅ ወሳኝ ነው። ለምሳሌ አንድ ሰው ወጥ የሚሰራ ከሆነ ወጥ ከመስራቱ በፊት ወጥን ለመስራት የሚያስፈልጉ ነገሮችን ማወቅ አለበት። እነዚህ ወጥን ለመስራት የሚያስፈልጉ ነገሮችን ደግሞ ከሰበሰበ በኋላ ስለ አሰራሩ ቅደም ተከተል ማወቅ አለበት። የትኛውን አስቀድሜ የትኛውን አስከትዬ ነው? ጥሩ ጣዕም ያለው ጥሩ መዓዛ ያለውን ወጥ ልሰራ የምችል የሚለውን ነገር ማወቅ ስለሚያስፈልግ የስራ አሰራር ቅደም ተከተልን ማወቅ ግዴታም ነው። በዚህም ምክንያት እኔም የስራ አሰራር ቅደም ተከተሎችን በቅደም ተከተል ተከትዬ እሰራለሁ

ልብሶችህ በስርዓት የተቀመጡ ናቸው? አዎ ልብሶቼ በስርዓት የተቀመጡ ናቸው። ልብስ የማስቀምጥበት የራሴ የሆነ ሳጥን አለኝ ከዚህም በተጨማሪ ደግሞ የቁም ሳጥንም አለ። ስለዚህ በመደርደሪያ ላይ ልብሶቼ በስርዓት ይቀመጣሉ ሱሪ ለብቻው ነጠላ ለብቻው ሸሚዝ ለብቻው ሌሎችም የሚያስፈልጉ ቀለል ያሉ ልብሶችም እንደዚሁ ለየብቻቸው በስርዓት ይቀመጣሉ። ከዚህ በተጨማሪ የቆሸሹ ልብሶች ለብቻቸው ንጹህ የሆኑ ልብሶች ለብቻቸው። ዛሬም የምለብሳቸው ወይም ነገ የምለብሳቸው ወይም ከዛ በኋላ የምለብሳቸውን ለብቻቸውን ለረጅም ጊዜ የማልለብሳቸውን ልብሶች ደግሞ ለብቻቸው እያደረኩ በስርዓት ልብሶቼን አስቀምጣለሁ።

የመጠጥ ውሃን ከየት ታገኛለህ? ጥሩ ጥያቄ ነው። የመጠጥ ውሃን የማገኘው ከቧንቧ ነው ይህ በከተማ የተዘረጋ ቧንቧ ነው ከዋናው ከውሃ ማሰራጫ ጣቢያ ወደየሰፈሮቹ ወደየ ቤቱ የሚገባ ቧንቧ አለ። በዚህ ቧንቧ መሰረት ውሃው ይመጣል ከዚያ እንጠቀማለን ነገር ግን ውሃ ብዙ ጊዜ ስለማይመጣ። በየቀኑም ማግኘት ስለማይቻል ለዚህ ማጠራቀሚያ ሮቶ ጀሪካን ሌሎችንም እቃዎች እንጠቀማለን። ስለዚህ ውሃ በማጠራቀም የምንጠቀመው ነው። እዚህ ጀሪካኑ ላይ ከስር አካባቢ የቆሻሻ ዝቅአጭ ይገኛል ይህ ውሃው ጥራት የጎደለው ውሃ መሆኑን ያስረዳል። ስለዚህ የመጠጡ ዉሀዬን ማገኘው በዚህ መልኩ ነው። ነገር ግን ጥራቱ የተጠበቀ ነው ብሎ መናገር አያስደፍርም።

የጠዋት እለታዊ ተግባራችሁ ምንድነው? በጣም ጥሩ ጥያቄ ነው። እኔ ሁል ጊዜ የምሰራቸው የጠዋት ተግባራት የሚከተሉት ናቸው። እንግዲህ ሁሌ ጠዋት ከመኝታዬ ከተነሰሁ በኋላ እጄን ፊቴን ታጥቤ ቀጣይ የማደርገው ጸሎት ነው። ጸሎት የማደርግበት የራሴ ምክንያት አለኝ። በሰላም ያሳደረኝን አምላክ በሰላም እንዲያውለኝ ለመጠየቅ እ ሁልጊዜም ቢሆን ጠዋት ጠዋት ጸሎት አደርጋለሁ። የጸሎት ሰዓት የጸሎት ጊዜን ከጨረስኩ በኋላ የልጆችን ምግብ ወደ ማዘጋጀቱ እሄዳለሁ። ሉ የልጆችን ምግብ አዘጋጅቼ የልጆችን ምግብ ከቋጠርኩ በኋላ የስራ ልብስ ቀይሬ እኔም ወደ ስራ እሄዳለሁ። በዚህ መካከል ግን ትርፍ ጊዜ ካገኘው መጽሐፍትን የማንበቡ ልምድ አለ።

ሰዎችን በአይን ትመለከታለህ? ጥሩ ጥያቄ ነው ሰዎችን ለምን ብቻ ሳይሆን ማንኛውንም ነገር ለመመልከት የምጠቀመው አይኔን ነው ከስሜቱ ከአምስቱ የስሜት ህዋሳት መካከል ነገሮችን ለመመልከት ቀለሞችን ለመለየት የምንጠቀምበት አይን ነው ስለዚህ ማንኛውም ሰው በአይኑ ተመልክቶ ነው ቀለሙንም ምን መሆኑንም ማንነቱንም ሊረዳ የሚችል ስለዚህ ከአምስቱ የስሜት ተህዋሳት መካከል ለመመልከት ለማየት የምንጠቀምበት አይን ነው ሌሎች የስሜት ተህዋሳት እንደ ጆሮ እንደ እጅ አፍንጫ የመሳሰሉት እንደ ምላስ ያሉት ይሄ ሰዎችን የሚመለከቱ አይደሉም ስለዚህ ለዚህ ጥያቄው መልሱ አዎ የሚል መልስ ነው

ማህበራዊ ሚዲያ ትጠቀማለህ? አዎ። ብዙ ማህበራዊ ሚዲያዎችን እጠቀማለሁ እነዚህ ማህበራዊ ሚዲያዎችን ለተለያዩ አገልግሎቶች እጠቀምባቸዋለሁ አንዳንዶቹን ለመማማር። አንዳንዶቹን ደግሞ መልእክት ለማስተላለፍ መልእክት ለመላክ እጠቀምባቸዋለሁ። በምስልም በድምጽም በተንቀሳቃሽ ቪዲዮም የተዘጋጁ የተለያዩ ትምህርታዊ ጉዳዮችን እመለከታለሁ። ዩቲዩብ ላይ ፌስቡክ ላይ ቲክቶክ ላይ ኢንስታግራም ላይ ትዊተር ላይ እና ሌሎችም ማህበራዊ መገናኛዎች ላይ እገናኛለሁ። ዋትሳፕን ብዙ ጊዜ ስልክ ለመደዋወል እጠቀምበታለሁ። ቴሌግራም ላይ መረጃዎችን ለማጋራት መረጃዎችንም ለመቀበል እጠቀምበታለሁ። ፌስቡክ ላይ የተለያዩ መልእክቶች ስለሚተላለፉ የሚተላለፉ መልእክቶችን አነብበታለሁ። ዩቲዩብ ላይ በቪዲዮ የተለያዩ ትምህርታዊ ጉዳዮችን እከታተልበታለሁ። ስለዚህ ማህበራዊ ሚዲያን በዚህ መልኩ እጠቀማለሁ ማለት ነው

ምን አይነት የሙቀት መጠን ትመርጣለህ? ለዚህ ጥያቄ መልሴ የሚሆነው ተመጣጣኝ የሆነ ሙቀት ነው በጣም ቀዝቃዛም ሆነ በጣም ሞቃት የሆነ የአየር መጠንን አልወድም። እንዲህ ያሉ የአየር ጠባይም ለተለያዩ የአለርጂክ ህመሞች የሚያጋልጠኝ ነው በጣም ቀዝቃዛ በሆነ ጊዜ የሳይነስ ችግር ነው የሚፈጥርብኝ በጣም ሙቀቱ የበለጠ ከሆነ ደግሞ የአእምሮ ጭንቀትና መረበሽን በውስጤ ያመጣል። ስለዚህ እኔ የምመርጠው ሙቀት ለሰው ልጅ ተስማሚ የሆነውን ከሃያ ዲግሪ ሴንቲግሬድ እስከ ሰላሳ ዲግሪ ሴንቲግሬድ ባለው መካከል ያለው ሙቀት መጠንን ነው

የይለፍ ቃልህን ትጠብቃለህ? ግድ ነው የይለፍ ቃልን መጠበቅ ግዴታዬ ስለሆነ የይለፍ ቃሌን በትክክል እጠብቃለሁ። የተለያዩ አካውንቶችን በግሌ የምጠቀምባቸው ማህበራዊ መገናኛዎችንም ጨምሮ የይለፍ ቃል አላቸውን። ይህንን የይለፍ ቃል በአግባቡ ጠብቄ እይዛለሁ ስልኬ፣ ኮምፒውተሬ ሌሎችም መገልገያ ቁሳቁሶች እንደዚህ የይለፍ ቃል የሚጠይቁ አሉ ይህን የይለፍ ቃል በአግባቡ ጠብቄ ይዣለሁ።

ለስራ ትጓዛለህ? አዎ ወደ ስራ ተጉዤ ነው የምደርሰው ቢያንስ የአርባ ደቂቃ ጉዞ አለብኝ። ነገር ግን የምሰራበት ተቋም የራሱ የሆነ መጓጓዣ ስላለው በዚያ መጓጓዣ መሰረት እየተጠቀምኩ ወደ ስራ እሄዳለሁ ከስራም ደግሞ ተመልሼ ወደ ቤቴ እመጣለሁ። ከዚህ ውጪ ግን በሆኑ ሰዓታት ወደ ስራ ቢሮ ለመግባትም ሆነ ከስራ ለመውጣት ያው የምጠቀመው መጓጓዝን ነው። ስለዚህ በእግሬም የመጓዝ ልምዱ አለኝ ይሄንን እስከ አርባ ደቂቃ ሲሄድ ስመለስም እስከ አርባ ደቂቃ የሚፈጅ ጉዞን በየቀኑ ላደርግ እችላለሁ። የመጓጓዣ መኪናውን ማግኘት ካልቻልኩ ማለት ነው። ስለዚህ ወደ ስራ የምገበው እየተጓጓዝኩ ነው

የስራ ምኞቶችህ ምንድን ናቸው? እኔ የስራ ምኞቴ በተማርኩበት ትምህርት አይነት ባለኝ ልምድ ባለኝ እውቀት ባለን ችሎታ መስራት በምፈልገው ነገር መስራትን ነው። እኔ የኢንተርኔት የቴክኖሎጂ ጉዳዮች ላይ መስራት አዳዲስ ፈጠራዎች ላይ መሰማራት ደስ ያሰኘኛል። ስለዚህ በዚያ በተማርኩት መልኩ የአንደዛ አይነት ያለውን ስራ ብሰራ የሁልጊዜ ምኞቴ ነው።

በእግር ምን? ያህል ርቀት መሄድ ትችላለህ እስከ ሶስት ሰዓት ልሄድ እችላለሁ ከሶስት ሰዓትም በላይ ልጓዝ እችላለሁ። ከዚህ በፊት እኔ በነበረኝ ሃይስኩል ትምህርት ላይ ከቦታዬ ካለሁበት ከመኖሪያ ቤት ከቤተሰቦቼ ቤት እስከ ትምህርት ቤቱ ድረስ ዘጠነኛ እና አስረኛ ክፍል በምማርበት ጊዜ ሶስት ሰዓት ጉዞ በበረሃ ውስጥ ሁሉ ሳይቀር በፀሀያማ ሁኔታ ላይ እየተጓጓዘን ምግብ ተሸክመን ስንቃችንን ይዘን እንጓዝ እንሄድ ነበር። ስለዚህ ያ ነው እስከ አሁን ድረስ በህሊናዬ አለ ወደ ስራ ቦታም እሄድ በነበረበት ጊዜ እንደዚሁ ከሶስት ሰዓት ያላነሰ ጉዞ እንጓዝ ነበር። አሁን ባለው ሁኔታ ግን እስከ አርባ ደቂቃ የመጓዝ ልምድ አለኝ

የተበላሸ ነገር ማስተካከል ትችላለህ? ጥሩ ጥያቄ ነው መስተካከል የሚችል የተበላሸ ነገርን ሁሉ አስተካክላለሁ። የሌላ ሰውን እርዳታ ሳል ሳልጠብቅ በቀላሉ የተለያዩ የመሀበራዊ ሚዲያ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ እንደዚሁም ደግሞ በአሁን በመጡት የኤአይ መተግበሪያዎች ላይ እየገባው የተበላሸውን ነገር እየነገርኩ በፎቶም እያነሳሁ እያሳየው እንዴት ሊሰራ እንደሚችል ከዛ ትምህርቶችን እየወሰድኩ የተበላሹ ነገሮችንና መስተካከል የሚችሉትን በቀላሉ አስተካክላለሁ።

ጥሩ ጥያቄ ነው? አካባቢውን ይወዱታል አዎ እወደዋለሁ በአካባቢዬ የሚገኘው ነገር አጠቃላይ ያለው ነገር ብዙ ጊዜ በመኖሬ የተላመድኩት ነገር ስለሆነ ያንን ነገር እወደዋለሁ። ትዝታ አለበት ወደ ሌላ ቦታ በሚሄድ ጊዜም ትዝ የሚለኝ እዛ አካባቢዬ የለይ የነበሩ ማንኛውም ጉዳዮች ናቸው። ስለዚህ እንደዚህ ያሉ በአካባቢ ላይ ያሉ ጉዳዮች ሁሉ ትዝ የሚሉ ስለሆነና። አካባቢ ደግሞ ብዙ ጊዜ የተኖረበትም ስለሆነ አካባቢዬን እወደዋለሁ

ሾርባ ትወዳለህ? ሾርባ መጠቀምን ብዙ ጊዜ አልወደውም ብዙም ተጠቅሜ አላውቅም ነገር ግን ከአትክልት የሚዘጋጅ እና ቅቤ ሌላ የስብስብ ነገር ከስጋ ከአጥንት ምናምን ነፃ የሆነ ከሆነ የአትክልት ሾርባ ልወድ እችላለሁ። ብዙም ያን ያህል ፍላጎት ያለኝ ባይሆንም ግን የተ በተወሰነ መልኩ ልጠቀም እችላለሁ።

አዎንታዊ አስተያየት ተቀብለህ ታውቃለህ? አዎ አዎንታዊ አስተያየቶችን ብዙ ጊዜ እቀበላለሁ። በምሰራበት የስራ አጋጣሚ ሰራተ እዛ የምሰራላቸው ሰዎች ወይም ባለጉዳዮች በዛ በስራው ረክተው ደስ ብሏቸው ብዙ ጊዜ ይፈጃል ብለው አስበው በቀላሉ በፍጥነት ሳስተናግዳቸው በጣም እናመሰግናለን በርታ በዚህ ቀጥል እናመሰግንሃለን እያሉ ማበረታቻና አዎንታዊ የሆኑ አስተያየቶችን ይሰጡኛል ይህንን አዎንታዊ አስተያየትም ተቀብዬ ተግባራዊ አደርጋለሁ ቀጣይም ሌሎችን ለማስደሰት እጥራለሁ ማለት ነው

የሸክላ እቃዎችን ትጠቀማለህ በጣም ጥሩ ጥያቄ ነው? አሁን ለጊዜው የሸክላ እቃዎችን አልጠቀምም። ከዚህ በፊት በነበረው ግን በሀገራችን ስንኖር እኛም በልጅነት እድሜያችን በነበረው ሂደት በገጠሪቱ አካባቢ። ብዙ እቃዎች የሸክላ እና ከሸክላ የተሰሩ ነበሩ እነዚህ የሸክላ ውጤቶችም እዛው ባለ ባለሙያ የሚሰሩ ስለሆኑ ጥገና ለማድረግም አፍርሶ ለመስራትም። ቀላሉች ነበሩ ነገር ግን። ከቦታ ቦታ አንቀሳቅሶ በተለይ ውሃ ለመቅዳት ብዙ ሴት እናቶቻችንም በጣም ይቸገሩ የነበረው። የሸክላ እቃዎችን ተሸክሞ ሄዶ ውሃ ማምጣት ነው ሲሄዱም ሸክሙ ከባድ ነው። ውሃ ተሸክመውበትም ከባድ ነው በዚያ ላይ ደግሞ። እየተሰበረ ብዙ ጊዜ በጣም ያለቅሱ የነበሩ እናቶችን አስታውሳለሁና። ከሸክላ የሚሰሩ እቃዎች አሁን አሁን ወደ ገጠሩም ውሃ ለመቅዳት የሚጠቀሙባቸውን ስራዎች የሉም። በጀሪካን የተተካ ውሃ ማጠራቀሚያውም ጋን እና የመሳሰለውን ነገር ትቶ አሁን ወደ ሮቶ የተቀየረበት። ስለሆነ ብዙ ጊዜ ከፕላስቲክ ወደተሰሩ እቃዎች ሀዘን ብሏል የሸቅላ እቃዎችን አይጠቀሙም። ሁለተኛው ድስት ነበር ድስት። ምግብ ለማብሰል ይጠቀሙበት ወጥ ለመስራት ይጠቀሙበት ነበር። አሁን ግን ይሄንን ወጥ ለመስራት የሚጠቀሙበትን በብረት ድስት ስለተኩት በብረት እና ከብረት የተሰራ ስለሆነ በዚያ ነው በፍጥነት ምግባቸውን የሚያበስሉት። አሁን የቀረ ምጣድ ብቻ ነው ምጣድ የሸክላ ውጤት ነው። ይህንን የሸክላ ውጤት ብቻ ነው እናቶቻችን እየተጠቀሙበት ያሉት። እኔ ግን አሁን ባለሁበት አካባቢ የሸክላ እቃዎችን የመጠቀሙ ልምድ የለኝም

ሻማ ማብራት ትወዳለህ? ሻማ ማብራት በተለይ ለጸሎት ጊዜ ከሆነ ደስ ይለኛል በጸሎት ጊዜ ሻማ ማብራት እንደዚህ ብርሃን አድርግልኝ፣ ህይወቴን በብርሃን ሙላው የጨለማውን፣ በሀጥያት የጨለመውን ህይወቴን በብርሃነ ፋና እንደዚህ አብራልኝ ብሎ ለመግለጥ ስለሚጠቅም ሻማን በዚያ መልኩ አበራለሁ። ከዚያ በተለየ መልኩ ግን ሻማን ብዙ ጊዜ የማብራት ልምዱ የለኝም

መዋኘት ትችላለህ? አዎ በጣም በጥሩ ሁኔታ እዋኛለሁ አሁን በተለያየ ጉዳዮች ምክንያት ባህር ወይም የመዋኛ ገንዳ ባለማግኘት ምክንያት ረጅም ጊዜ ሆነኝ ቢሆንም አሁንም ግን መዋኘትን እችላለሁ እኔ በህፃንነቴ ነው ዋና የተማርኩት በባህር ላይ ባለ በዛው በአካባቢያችን በሚገኝ ወንዝ ላይ ነው ዋናን የለመድኩት ስለዚህ አሁን በሚገኘው የመዋኛ ገንዳ ብገባ በቀላሉ በመዋኘት እችላለሁ ብዬ አስባለሁ